በእግር ብዙ እርቀት ኪሎሜትሮችን አልሄድም። ግን አብዛኛውን ጊዜ ማታ ማታ ጊዜ ወክ ስለማደርግ አትሊስት በትንሹ እስከ አስር ኪሎ ሜትር ምናምን ድረስ ወክ አደርጋለሁኝ። በእግሬ አንዳንዴም ታክሲ ሲጠፋ በእግሬ ስለምመጣ የሰላሳ ደቄቃ መንገድ ምናምን በእግሬ ሂጀ አውቃለሁኝ። እሱ ማት ቢያንስ አምስት ኪሎሜትር ምናምን እጎአዛለሁኝ ግን ብዙውን ሄጀ እማውቀው አስር ኪሎሜትር ድረስ በእግሬ ሄጀ አውቃለሁኝ ማለት ነው። አንደኛ በእግር መሄድም ለጤንነት አሪፍ ስለሆነ ብዙ ጊዜ በእግር ብሄድ ሰው ይመከራል ለምሳሌ በቀን አንዴ ወክ ማድረግ አለበት አንድ ሰው መንቀሳቀስ አለበት እንቅስቃሴ መውሰድ አለበት መሮጥ አለበት። የእግር እርምጃወችን ማድረግ አለበት ቢያንስ በቀን የሁለት ኪሎሜትር ምናምን ያህል መጓዝ አለበት ብየ አስባለሁ። አንድ ሰው ምክንያቱም ውስጣችን ጋር ያለው ስብ። ክምችቱን እሱን ለመቀነስ እሚያስፈልገው ወክ ማድረግ ስለሆነ። ወይም በእግር ረጅም ርቀት መሄድ ማለት ነው። እና ረጅም ርቀት መሄድ አንደኛ ለጤንነትም በጣም አሪፍ ነው። ጥንካሬ እንዲኖረን ያደርጋል። የሆነ አጋጣሚ ሲፈጠርም በእግራችን ረጅም ጊዜ መሄድ ከቻልን። ያንን ትራንስፖርት በምናጣባት ጊዜም በእግራችን መሄድ እንችላለን ማለት ነው። እና የእግር ጉዞ በጣም አሪፍ ስለሆነ እግር ጉዞ። ቢያንስ ከአስር እስከ ሃያ ኪሎ ሜትር ድረስ በእግሬ እሄዳለሁኝ።

ምግብ ምመገበው በሳህና አብዛኛውን ጊዜ በሳህና ያው ምግብ ምን መገበው በሳህን ይዛለሁኝ። አንጀራ ከሆነ በሳህን ይዤ በእጄ እየጠቀለልኩ እኮርሳለሁኝ ማለት ነው። አንዳንዴ ደግሞ እንዲሁም በዓል ሲሆን ባል በሚሆን ቀን በጋራ ተሰበስበን ስለምንበላው ዩ ኖው ባህላዊ ሞሰብ ጋር ሆነን ባህላዊ ሞሰብ ጋር ነው ምግብ የምንበለው ማለት ነው። ለባል ሲሆን በጋራ ሆነን ስለምንበላ ባህላዊ መሶብ ጋ እንበላለን። ለብቻ ሲሆን ደግሞ በሳል መገብ እችላለሁ ማለት ነው ከዛ ውጪ ግን አብዛኛውን ጊዜ ያው በሳህን ነው በምን ትመገባለ ለሚለው በሳህን ነው የምመገበው ማለት ነው።

አዎ በደንብ ነው ተቀብዬ የማውቀው ሰው እኮ የራሱን አስተያየት ስለሚሰጥ። ሰው አንተ ጋር ያየውን ነገር አስተያየት ይሰጣል ያን አስተያየት ደግሞ መቀበል አለብን ማለት ነው። ለእኛ ጥሩ ነገር ከማሰብ ስለሆነ አዎንታዊ ማውልታዊ አስተያየቶች ሰው ይሰጣል። እና አውንታዊ አስተያየቶችንም አሉ ታዊ አስተያየቶችንም ለኛ ለወደፊት መንገዳችን የተስተካከለ እንዲሆን ስለሚያደርግልህ እቀበላለሁ ማለት ነው። ሰው ኮሜንት የሚያደርገውን ሰው የሚሰጠኝን አስተያየት ተቀብዬ ማስተካከል ያለብኝን አስተካክላለሁ። የማይሆን ከሆነ ደግሞ ትቼ ቀጥታ መንገዴን ይዤ እሄዳለሁ ማለት ነው። እንጂ አብዛሀኛውን ጊዜ አስተካክላለሁኝ ሰው የሚሰጠኝን አስተያየት እቀበላለሁኝ

ጨው ብዙ አልወድም። ያን ያክል ጨው የምወድ አይደለሁም። ምክንያቱም ጨው ለጤናችን ጥሩ ስላልሆነ፤ ጨው በበዛ ቁጥር ለጤና ለጨጓራችን አሪፍ ስለማይሆን ጨው ብዙ ጊዜ አላበዛም እንጂ ያው ጨው ሳይበዛ ግዴታ ስለሆነ ጨው ሳይበዛ እጠቀማለሁኝ። ግን ጨው የምናበዛ ከሆነ ለጨጓራችን ጥሩ ስለማይሆን ጨው በተቻለን መጠን ጨው መቀነስ አለብን። ጨው እና ጣፋጭ ነገሮችን በተቻለን መጠን ከምንመገበው ምግብ ላይ መቀነስ አለብን። ምክንያቱም ዛሬ ጣፍጦን ብንበላው ነገ ለበሽታ ሊያጋልጠን ስለሚችል ጨው ብዙ አልጠቀምም ማለት ነው። ጨው ብዙ አልጠቀምም። እንዲሁም ቡና ስጠጣም በባዶ ስለምጠጣ ጨው አልጠቀምም ማለት ነው። ምግብ ላይ ነው ጨዎችን የምጠቀመው። ማለት እሱ ወጥ ላይ ማለት ነው። እሱንም በትንሽዬ ነገር ነው። ትንሽዬ ጨው ነው የምጠቀመው። አላበዛም ማለት ነው። እና ጨው በጣም ይሄን ያክል የምወድ አይደለሁም። ጨው አላበዛም። ጨው በትንሹ ያው ግዴታ ስለሆነ ጨው በትንሹ እንጠቀም እላለሁኝ።

አስተያየት መቀበል ትወዳለህ ወይ ለሚለው አዎ አስተያየት መቀበል በደንብ ነው የምወደው። ምክንያቱም ሰው አስተያየት ሲሰጥህ ካንተ የሆነ ነገር ክን አይቶ ነው አስተያየት የሚሰጥህ። እንደዚህ እንደዚህ አይነት ነገሮችን እንድታስተካክል በሚል ነው ማለት ነው። አስተያየት የሚሰጥህ ሰው የሆነ አስተያየት ሲሰጥህ። እና ያን አስተያየት መቀበል ግዴታ አለብን ለእኛ ስለሚጠቅመን ሰው የሚሰጥን አስተያየት። ለኛ የተስተካከለ ነገር መንገዳችን የተስተካከለ እንዲሆን ስለሚጠቅመን ሰው አስተያየት የሚሰጥህ። ከማስተካከል ካለብህ ነገሮችን ነው ካንተ ስህተቶችን ነው ከስህተቶች እንድትማር። እንደዚህ እንደዚህ አድርግ ብሎ አስተያየት ይሰጣል ማለት ነው። ያን አስተያየት እኛ በጥሩ ጎን አይተን የሚጠቅመንን አስተያየት እንወስዳለን ማለት ነው። የማይጠቅመንን አስተያየት እኛ ገምግመን እንተዋለን ማለት ነው። እና አስተያየት መቀበል እወዳለሁኝ። በጣም ሰው አስተያየት ሲስጠኝ በጣም ነው ደስ የሚለኝ። ምክንያቱም ነገሮችን እኔ ባላወኩት መንገድ አጥፍቼ ከሆነ ነገሮችን ለማስተካከል ስለሚረዳኝ። አስተያየት መሰጠቴ በጣም አሪፍ ነው ማለት ነው። አስተያየት እወስዳለሁ እቀበላለሁ

አብዛኛውን ጊዜ የምመርጠው እኔ ከቤት ውስጥ ውጭ መሆኑን እመርጣለሁ። ምክንያቱም ከቤት ውጪ ስንሆን ብዙ ነገሮችን እናያለን። ብዙ ነገሮችን ባየን ቁጥር ሀሳብ እኛ ጋር ይመጣልናል ከተለያዩ ሰዎች ጋር እንገናኛለን ከተለያዩ ሰዎች ጋር በተገናኘን ቁጥር ማህበራዊ ህይወታችን እየዳበረ እየጎለበተ ይመጣል ማለት ነው። የተለያዩ ሰዎች ጋር የምንገናኝበት ጊዜ ቤት ቁጭ ካልን ግን ምንም የምናየው ነገር የለም አዲስ ነገር ምንም የምናየው ነገር የለም የምናገኘው ሰው የለም የተለያዩ ሰዎች ጋር እንገናኝም። ስራም መፍጠር አንችልም ቤት ውስጥ ቁጭ ካልን የሚታሰበው ድብርት ነው መደበር ምናምን ካልሆነ በስተቀር ሌላ የምናስበው ነገር የለም ማለት ነው። ቤት ውስጥ ቁጭ በምንልበት ሰዓት ደብርት ነው ሊመጣ የሚችለው አእምሮአችን ጋር ውጪ ከሆነን ግን ከተለያዩ ሰዎች ከሰፈር ጀምሮ ከቤት ስንወጣ ሰፈር ጋር ያሉ ሰዎችን ሰላም እንላለን። ከዛ ወጥን የምንውልበት ቦታዎች አሉ የምንቀመጥበት ካፌዎች ጋር የተለያዩ ሰዎች እናገኛለን እንዲሁም ታክሲ ውስጥ የተለያየ ሰው እናገኛለን መንገዳችን ላይ የተለያየ ሰው እናገኛለን ከእነሱ ጋር የተለያየ ልምድ ልውውጥ እናደርጋለን። ከብዙ ሰዎች ጋር የተለያየ ልምድ ልውውጥ እናደርጋለን ስራም የማግኘት እድላችንን እየሰፋ ይሄዳል ማህበራዊ ኑሮአችንም እየሰፋ ይሄዳል ብዙ ነገሮችን እያሳደግን እንሄዳለን ማለት ነው። ከቤት ወጥቶ ውጪ በምንውል በሰአት እና ለኔ ከቤት መርጠው ውጪ መሆኑን ነው ምክንያቱም ለዚህ ለዚህ አይነት ነገሮች ስለሚጠቅመኝ እነሱ ነገሮች ደግሞ አንደኛ ማህበራዊ ኑሮዬን ከፍ ለማድረግ ያገለግለኛል። ኮሚኒኬት የመዋራት ስኪል ከፍ እንዲል ያደርገኛል ቤት ከመቀመጥ በሌላ ውጭ ስወጣ ከተለያዩ ጓደኞች ጋር ለመዝናናትም ከጓደኞቼ ጋር ውጭ መሆን እመርጣለሁ። ምክንያቱም ቤት በመሆን ሰዓት ማንም ሰው የለም ቤት ቁጫዬ ብቻዬን ነው ቁጭ የምልው ውጭ ከወጣሁ ግን ጓደኞቼን አገኛለሁ የተለያዩ ሰዎች ጋ እገናኛለሁ የተለያዩ ልምድ ልውውጦችን አደርጋለሁ ብዙ ነገሮችን እማርበታለሁ እና አይደብረኝም። ካፌ ቁጭ ብዬ ከተለያዩ ሰዎች ጋር እያወራሁ ብዙ ነገር መጫወት እችላለሁኝ ብዙ ነገሮችን መፍጠር እችላለሁኝ። እና እኔ የምመርጠው ከቤቴ ይልቅ ውጭ መሆኑን በጣም እመርጣለሁ።

ዜና ከብዙ መንገድ ዜና ማግኘት እንችላለን። ግን ያው ዜናዎች ሁሉ ሪል ዜና አይደሉም እዚህ ከብዙ መንገድ ዜናዎችን እናገኛለን። እነዚህም ዜናዎች የምናገኝበት መንገድ አንደኛው ለኔ ታማኝ ዜና ብዬ የማስበው ቴክቫ ነው። ቴክቫ ላይ የተለያዩ ዜናዎች ይለቀቃሉ ትኩስ ትኩስ ዜናዎች ማለት ነው። እነሱን ከቴክቫ እሰማለሁኝ የተለያዩ ዜናዎች እነሱ ጋር ነው ቴክቫ ጋር ነው የምሰማው። ቴክቫ አሪፍ እና የታማኒ የሆነ ትኩስ ዜናዎች ስለሚያቀርቡት ከቴክቫ አንደኛ እሰማለሁኝ። ከዛ ውጪ ቲቪ ጋርም የተለያዩ ዜናዎችን እሰማለሁኝ። አባይ ሚዲያ ጋርም እንደዚሁ የተለያዩ ዜናዎችን እሰማለሁኝ። ዜና የምሰማበት መንገድ አሁን ብዙ መንገድ አለ። ከዛ ውጪ ቲክቶኩም አለ ቲክቶክ ላይ ታዋቂ ሰዎች አሉ ዜና የምትሰማባቸው ሰዎች ለምሳሌ እነ ብሩክ ኒውስ እነ ሙሴ ሰለሞን የተባሉ ዜና አቅራቢዎች አሉ ከእነሱም የተለያዩ ዜናዎችን መስማት እንችላለን። ከዛ ውጭ ግን ሞር ዜና ሪል እና ታማኒ ነው ብዬ የማስበው ቴክቫ ላይ የሚለቀቁ ትኩስ ትኩስ ዜናዎችን እነሱን መስማት ነው ማለት ነው። እነሱ ገር ነው አብዛሀኛውን ጊዜ ፎከስ አድርጌ ዜና የምሰማው።